የፀሀይ መውጣትን አያለሁ ምክንያቱም ተፈጥሮ በጣም ደስ የሚል ነገር ነው። በተፈጥሮ ስንደሰት ተፈጥሮን ስንወድ ደግሞ ለእኛ ብዙ እርካታ እናገኛለን። ስለዚህ እኔ ተፈጥሮን በጣም ስለምወድ ፀሀይን በመልከት በጣም ያስደስተኛል። በተለይ ደግሞ ፀሀይ ልትገባ ስትል ምሽት አካባቢ በጣም ነው ደስ የሚል ነገር አለው። ምክንያቱም ተፈጥሮ በራሱ እንደዚህ ፈጣሪ ሲፈጥረው ፈጥረ ፈጥረ ማለትም ምድር ላይ ያሉ ነገሮችን ሲፈጥሩ ሲፈጥር በተለያዩ ውበት ነው ፈጣሪ እግዚአብሔር የፈጠረው። ያ ማለት ደግሞ ለእኛ በጣም አስደሳች የሆኑ ነገሮችን ማግኘት ምንችለው በተፈጥሮ በጣም ደስ የሚሉ ነገሮችን እናገኛለን። ምሳሌ አሁን እያየሁበት ያለሁት ሜዳ ላይ ተቀምጨ ስለሆነ ከተማ ትንሽ ወጣ ብየ ሳየው ዛፎቹ ደስ ይላሉ። የተለያዩ ዛፎች አሉ። አረንጓዴ ዛፍ ከአረንጓዴ መለስ ያለ ወደ ሰማያዊ የወሰደው እንደ ባህር ዛፍ አይነት ዛፍ አለ። ብዙ ነገሮችን በዙሪያዬ እያየው ነው ችግኞች አሉ ሜዳው ራሱ ሳር ነው። በቃ ሰማዩ ሰማያዊ ከለር ኖሮት ፀሀይ ወታ ደስ ሚል ሰዓት ነው አሁን ላይ ራሱ ያለው ማለት ነው። ማለት በጣም ተፈጥሮ እንድንወድ የሚያደርግ ነገር ነው ፈጣሪ እግዚአብሔር አምላክ ለኛ ለሰው ልጆች ስትኖ ማለት ነው። ስለዚህ የምናገኘውን ተፈጥሮ ደግሞ እኛ በአግባቡ ምን ማለት አለብን። ሳንንቅ በመጠቀም መውደዳችንን መግለጽ ይኖርብናል ማለት ነው። ስለዚህ ተፈጥሮ አስደሳች ነው። ተፈጥሮ ደስ ይላል ተፈጥሮ ማራኪ ነው ውብ ናት አለም አሪፍ ናት። እግዚአብሔር አምላክ ምድርን ሲፈጥራት ሙሉ አድርጎ ስለፈጠራት ሙሉ እነቷ ደግሞ በጣም ደስ ሚል ነገር ነው። ምክንያቱም አለም ከበዚህ መልኩ ስለተፈጠረች የሰው ልጆች ልንደሰት ይገባል። ነገር ግን አብዛኛውን ሰዓት የሰው ልጅ በዚህ ዘመን ክፉ ሆኗል። ማለት ለሰዎች መጥፎ ሆኖ አለምን ጥሩ ባልሆነ ነገር እያሰደብ እያሳመሰ ያለው የሰው ልጅ ስለሆነ። ያን ያህል የሰው ልጅ የሚያስደስት ባይሆንም ግን ተፈጥሮ በጣም ደስ የሚል ነገር ነው። በተፈጥሮ መደሰት ተፈጥሮን መውደድና ተፈጥሮን ማፍቀር በጣም ማለት ሚያስደስት ነገር ነው። እና የፀሀይ መውጣት እኔ በነበርኩበት አካባቢ ከዚህ በፊት የፀሀይ መውጣት በደንብ አድርጌ አላይም ነበር። ምክንያቱም የተለያዩ ነገሮች አሉ ሚዘረዝራቸው ለዚህ ምክንያት የሚሆኑ ማለት ነው። ምን ምን አለ ምክንያት ዘርዝርልን ምንድነው? ምክንያቱ ብላቹ ከጠየቀ ብሎ አንድ ሰው ቢጠይቀኝ። የኛ አካባቢ ተራራ ነበር። እና ፀሀይ በጣም ሙቀቷ ሲጨምር ነው እንጂ ስትጠልቅና ስትወጣ በጣም አያሳይም። ማለት ከወጣሽ በኋላ ነው ፀሀዩ ጠነከር እያለ ሲመጣ የምናየው እንጂ። ጠዋት ለፀሀይ ሲወጣ ሌሊት ላይ ደስ የሚል ስሜት አለው። ያንን ነገር ግን ያንን ነገር እኛ ለማየት ብቁ አልሆንም። እና ያው ፀሀይ ስትወጣ በደንብ ብናይ ደስ ይለህን ነበረ። ነገር ግን በዚህ ምክንያት አልተሳካም። ስለዚህ ልጠይም መውጣት እንዴት ነው የምንጠባበቀው? በደንብ ተራራ የሌለበት ቦታ ምቹ የሆነ ቦታ ላይ ካልሆነ ተራ ፀሀይን ማወቅ በጣም ነው እሚከብድ ነገር ነው። ማለት እንዴት አድርገን እናውቀዋለን እንዴት አድርገንስ እንለየዋለን አለን የፀሀይዋን መውጣት ፀሀይዋ እንዴት ሆነች ፀሀይዋ ምን ሆነች የሚለውን ነገር እኮ እኛ በቀላሉ ምንድነው ማወቅ እኮ አንችልም። ማለት ነው። ስለዚህ ፀሀይ ደግሞ አንድ ደስ የሚል ነገር ያላት ፈጣሪ ልዩ ስጦታችን ስለሆነች ፀሀይን መጠቀም እኛ ደስ የምን ነገሮችን ማድረግ እንችላለን። ማለት አንድ ሰው ልብሱን አጥቦ ልብሱን እንኳን እስከ ሚደርቅለት ፀሀይን ተማምኖ ነው። ሌላም ሌላም ነገር አድርጎ ምንድነው በፀሀይ እየተማመነ ነው ሁሉን ነገር የሚያደርግ። ስለዚህ የምንተማመንበት ፀሀይን ደግሞ ፈጣሪ ስለሰጠን ፈጣሪን ማመስገን አለብን። ዛሬ ፀሀይ ባይሆን ኖሮ እኮ አለም ምን ይውጠን እንደነበረ። ለማወቅ ቀላሉ መንገድ ዝናብ ሲሆን ያለውን ዝናብም በራሱ ደስ የምል ነገር አለው ግን ዝናብ ሲሆን ያለውን ብርድ አይቶ ፀሀይ ባይኖርና ሌላ አማራጭ ባይኖር ምን ሊፈጥር እንደሚችል ማገናዘብ ያለብን ይመስለኛል። ምክንያቱም ስለ ተፈጥሮ ምናውቅ በተፈጥሮ በደንብ ባሰብነ ቁጥር ስለሆነ ይህን ነገር እንድናስ

ስነ ጥበብ ትወዳለህ በጣም አሪፍና በጣም አስደሳች ጥያቄ ነው። ስነ ጥበብ የሚጠላ ሰው ትክክለኛ አስተሳሰብ ያለው ሰው ነው ብዬ አላምንም። ምክንያቱም የሰው ልጅ ትልቁ ደረጃ የደረሰበት ወይም ጥበብን እስከመጠቀም የደረሰበት ደረጃ በስነ ጥበብ ነው የተገለጠ። ማለት ስነ ጥበብ ማለት ምንድነው? የተለያዩ አ አ የጥበብ ነገ ስራዎችን መስራት ማለትም። ስዕል መሳል ሊሆን ይችላል። ስዕል መሳል በነገራችን ላይ። ቀላል የሚባል ነገር አይደለም። አንድ ሰው ስዕል በሚስልበት ወቅት ብዙ ጥቅሞችን ያገኛል። ማለትም ጥቅሞች ስንል እንዲሁ በቀላሉ ዝም ብሎ በገንዘብ ብቻ የሚናገኘው ጥቅም ሳይሆን። አ በአእምሮ ያለውን ነገር በተፈጥሮ ማንፀባረቅ ስለሆነ ስዕል በጣም ደስ የሚል ነገር አለው። ስዕል የኔ እንደውም አንድ ታናሽ ወንድም አለኝ በጣም ስዕል በጣም ነው የሚችል እና የሚስላቸው ስዕሎች ራሱ። እንደዚህ የማይጠበቁ ናቸው ማለት ከህፃን ልጅ ያለ ሳላቸው አይመስሉም። እና አንዳንዴ ጥበብ ለአንዳንድ ሰው ተስጦ ሆና ትሆናለች ብዬ የሆነ የሚል እምነት አለኝ። ምክንያቱም በልምድ ብዛት እኮ እኛ ብዙ ጊዜ ተለማምደናል ማለት እኔ አልችልም ማለት ሳይሆን። ብዙ ጊዜ ተለማምደናል በእስክሪቢቶም በእርሳስም ብዙ ነገር በቃ ስዕሎችን የመጨረሻ ተለማምደናል ነገር ግን ምንድነው? ይህንን ከእኛ ሊለየው የቻለ ካልን ጥበብ የሆነ ፈጣሪ የሚሰጠው እንደው ማለት ለየ እንደየ ሰው የተለያየ ተሰጦ እግዚአብሔር አምላክ ይሰጣል ብዬ አምናለሁ። ምክንያቱም ፈጣሪ እነዚያን ነገሮች ባይሰጥ እንዴት ሆኖ ተፈጥሮ ለአንዱ በጣም ይችላል አንዱ ደግሞ በጣም የተወሰነ እንትን አለው ቢሆንም ግን ሁሉም ሰው የየራሱ እንትን አለው ብዬ አምናለሁ። ማለት አሁን እኔ ምሳሌ የሆነ ነገር ላይ በጣም ትኩረትን አድርጌ ለፍቼ ነገር ግን በሆነ ነገር ደግሞ በጣም ልዩ ተሰጦ ሊኖረኝ ይችላል ስለዚህ ተሰጥኦአችንን ዞር ዞር በማለት መፈለግ አለብን ማለት ነው። ተሰጦን እንደዚህ አድርገን ካልፈለግነው ምንም ስለ አለም ልንረዳ አንችልም። ምን አይነት ላይ ሁኔታ ላይ ናት ያለች አለም ምንድነው? የሚጠበቅባት አለም ምን ይሄን ይሄን ልናውቅ አንችልም ማለት ነው። ስለዚህ ምንድነው? ስለ አለም ለማወቅ አለም ምንድን ናት አለም ምን ትመስላለች የሚለውን ለማወቅ ምን ይጠበቃል ከእኛ ብለን ካሰብን። ስለ ጥበብ ማወቅ ጥበብ ማለት ቀላል ነገር አይደለም ሰው ምክንያቱም። የ በአእምሮአችን ያለውን ያሰብነውን ሀሳብ በስዕላዊ መልኩም ይሁን በትዕቢት መልኩ ስናቀርብ ሰው ደግሞ ተደስቶ ያን ነገር የማየት እንትን በቃ ማለት በጥበብ እንድንደሰት ፈጣሪ እንትን መስክሮልናል። ያው ጥበብ ሲባል ደግሞ አንዳንድ ሰው ከሌላ ነገር ጋር ሊያወሳስደው ይችላል። ማለት አሁን እንደ በቄስ ትምህርቱ ዙሪያ አሁን እንደዚህ አይነት የሚባሉ ነገሮች አሉ። አብሹ ካልወሰድክ የሆነ ነገር ካልወሰድክ አይሳካልህም ጥበብ የሚገልጥልህ ጥበብ ጥንቁልና ጋር ያገናኙታልና ያው። ጥበብ ከጥንቁልና ጋር የሚገናኘው ምንም አላምንበትም። ምክንያቱም እንዴት? ሆኖ ጥበብ እና ጥንቁልና እኮ በጣም ልዩነት አለው ማለት ያ የሰይጣን አጋንንታዊ ጥበብ ስለሆነ። አጋንንታዊ ጥበብ ደግሞ መጨረሻው አያምርም ማለት። ወይ እኛን መሰናክል ውስጥ ይከተናል። ወይ ደግሞ የራሱ የሆነ ጉዳት ውስጥ ይከተናል። እኛ የሰይጣን መጨረሻ መቼም ለማንም የሚብራራ ነገር አይደለም። ማለት ግልጽ የሆነ ነገር ነው ሰይጣን መጨረሻው እኛን ጠምዶ ይዞ። ወደ ሲኦል እንድንገባ ስለሆነ ዋና ፍላጎቱ ያደረጉ ጥበብን። ለ ልንለው አንችልም እኔ በራሴ ጥበብ አልለውም ያንን ምክንያቱም ጥበብ። እንደዚህ በቀላሉ እንደዚህ የሚባል ነገር አይደለም ማለት ይሄንን መጥቶ ይሄ ሆኖ እንደዚህ ተሰርቶ ሰሰይጣንን ስቦ ምናምን የሚባል ነገር አይደለም። ማለት ሁላችንም ማወቅ ያለብን። እንዴት እንደዚህ ልባል ነገር አይደለም ያልከኝም ምናምን ብላችሁ ከጠየቃችሁኝ። ጥበብ እንዲሁ በ ሰው ልጅ አእምሮን ተጠቅሞ ምንም ነገር ጋር ሳይገናኝ ያለምንም ጥንቁልና ወደ አለም የሆነ ነገር ሲያደርግ ነው እንጂ ዝም ብሎ በቃ በዘ በዘፈቀደ ዝም ብሎ የሆነ ነገር ማድረግ አይደለም ጥበብ ማለት ማለት ነው። ስለዚህ ጥበብ እንከተላት ጥበብ ደግሞ ወደ ፈጣሪ ታደርሰናለች ብዬ አስባለሁ ያስጠጋናል ብዬ አስባለሁ።

በልጅነትህ የምትወደው ጨዋታ ምንድን ነበረ? በልጅነት የምወደው የጨዋታ አይነት ምንድነው? በነገራችን ላይ እኔ በእኔ ልጅነት በጣም ብዙ ነገር ነው ያሳልፍኩት ማለት ደስ የሚሉ ጊዜያት ነበሩ። አንዳንድ ነገሮችን ትውስታዎችን እያነሳው እስኪ ለመግለጽ ልሞክር። እና የሆነ ሰዓት ላይ ምንድነው በምንጫወትበት ወቅት ጫካ እንወድ ነበረ። ጫካ እንወዳለን እና የንጉስ ምናምን የሚባል ፊልም እኔ ንጉስ ነኝ አንተ ንጉስ ነህ ምናምን የሚባል ነገር። አለ እና በዚያን ጊዜ እኔ ምን አደረኩ የራሴን እንትን ገነባው ማለት ነው። የራሴን ንጉስ ነኝ ብዬ ቤተ መንግስት ገነባው። እና ገነባሁት ቤተ መንግስትን በምን ልጆችን ሰብስበን በጭቃ መወጣጃ መወራረጃ አሰርተን ምርጥ አርገን ቤት ሰርተን በቃ የሚያምር ቦታ አደረግነውና እኔ ከላይ ሆኜ ተቀምጬ ንጉስ ነኝ። ዳዊት የሚባል አንድ ጓደኛ ነበረኝ እሱ ደግሞ የንጉስ አብሮ የሚቀመጥ ነው ምናምን እያልን እንደዚህ አይነት ነገሮችን እናሳልፍ ነበረ ቀደም ላይ ማለት ነው። በጣም ብቻ ደስ የሚል ነገር ያለው። የልጅነት ጊዜ ነበር የዚያን ወቅት ማለት ነው። ከዚያ ውጪ ደግሞ ፊልም እንደዚህ የ እንትን ፊልሞችን የጦርነት ምናምን እንደዚህ። ሰው አርቲዮሽን ምናምን ስናይ ስለነበረ እንደዚህ እንገጥመናለን ማለት ሆን ብለን በቃ እንገጥማለን እንደዚህ በቡድን እንከፋፍልና በእግር መጋጨት መመታታት ምናምን እንገጥማለን። እና የድሮ ላይ በጣም እንደዚህ አንድ ቦታ ተገድበን እየዋልን እንደዚህ ይሄን አድርግ ይሄን አድርግ እየተባልን አልነበረም እኛ ስናሳልፍ የነበረ። ማለት አሁን ላይ አብዛኛውን ልጁን ቤት ውስጥ ዘግቶ በቃ የሚፈልገውን ነገር ሰውየው እያደረገ ነው። አሁን ላይ ልጁ ልጁን አብዛኛውን ሰው የሚያሳድግ ማለት ነው። ያ ማለት ደግሞ በቃ ልጁም የሚፈልገውን ነገር ላይ ሳይደርስ በቃ ሳይመራመር የራሱን እንትን ሳያገኝ እንዲሁ ዝም ብሎ በቃ ደስ የማይል እንትን ውስጥ ሲያድግ ራሱ ፍራቻ ምናምን ይፈጥርበታል። እና ምንድነው እኔ ልል የፈለኩት? በእኛ ልጅነት ጊዜ ሸራብኝ ይባል ሌላ ጨዋታ ደግሞ ነበር የምንጨዋተው በእንጨት እንደ መሳሪያ የመተኮሻ መሳሪያ እንሰራና። ያንን በመተው የሆነ ነገር ላይ በማለም በመተኮስ በቃ አሪፍ የሚባል የሆነ እንትን ውስጥ እንገባ ነበር። እየተኮስን ማለት ነው ስለዚህ ምንድነው? ያ ደግሞ ወደ ስኬት ማለት ወደ ጥሩ ነገር ምን ልንሰራ የገፋፋን ብዬ ራሴን ስጠይቅ አሁን ማለት አሁን ላይ ብዙ ነገር እሞክራለሁ ካልተሳካ እሞክራለሁ አልሳካ ሲል እሞክራለሁ ብዙ ጊዜ ደጋግሜ ነው የምሞክረው። እና አንዴ ልሞክር የቻልኩበት ዋናው ምክንያት ምንድነው? ወይስ የሆነ ወደ ሙከራ ያስገባኝ ነገር ምንድነው? ብዬ ራሴን መጠየቅ ጀመርኩ ራሴን በምጠይቅበት ሰዓት ምን አይነት ሀሳብ መጣልኝ። ድሮ ላይ እንሯሯጥ ነበር ማለት ለሆነ ለአንድ ነገር ቶሎ አንሰለችም ቶሎ ተስፋ አንቆርጥም ነበር። ቶሎ ተስፋ አለመቁረጥ ቶሎ አለምሰርቸት ደግሞ በጣም እንዲህ ቀላል የሚባል ነገር አይደለም። ማለት ቀጥታ የምንፈልገው ነገር ላይ አስጠግ ያስጠጋናል በቀጥታ ማለት ነው። ተስፋ የሚቆርጥ ሰው ማለት ነው። በልጅነቱም ብዙ ያልሞከረ ብዙ ነገሮችን ያላደረገ ሰው ስለሆነ ለልጆቻችን ምን ማድረግ አለብን ወደፊት ብዙ ነገሮችን እንዲሞክሩ እድል መስጠት ማበረታታት። ይሄን ግን ማለት የማያስፈልግ አደጋ የሚያደርስ ነገር ከሆነ እንከለክላችኋለን ነገር ግን ማድረግ የሚችሉት ነገር ነው። ቀላል ከሆነ እንደውም እያሟላን ምሳሌ የፈጠራ ስራ ለስራ ኤሌክትሮኒክስ እቃ ስጠን ሊሉ ይችላሉ። እንደዚህ በሚሉበት ሰዓት መስጠት የፈጠራ ስራ እንዲሰሩ። ኤሌክትሮኒክስ እቃ ከሆነ ኤሌክትሮኒክስ እቃ እና ብቻ የሚያስፈልገውን ነገር እያሟላን በመንከባከብ። ምንድነው ልጆችን ወደፊት አርያ ኖሯቸው የሆነ ነገር በቃ ማለት እንዲያሳኩ ጥረት እንዲያደርጉ አይነት ተስፋ የማያቆርጡ አይነት ልጅ አድርጎ ማሳደግ ይቻላል። ብዬ አስባለሁ። ጠንካራ ልጅ በነገራችን ላይ በአስተዳደግ እንጂ ሲወለድ ደከማ ነው ጠንካራ ነው የሚባል አስተሳሰብ በዚህ አላምንም። ምክንያቱም ልጁ ሲወለድ ያለውን እንትን እንጂ ያለው ሀስተ ማለት ጥንካሬ እንጂ ልክ ተወልዶ ከተወለደ በኋላ ያለው ጥንካሬ እንጂ ልክ ሲወለድ የእንትና ልጅ ጠንካራ ሆኖ ተወለደ። ጎበዝ ነው አስተሳሰብ ወይም የእንትና ልጅ ደግሞ ጎበዝ አይደለም አስተሳሰቡ ጠንካራ አይደለም የምንለው አይደለም ማለት አንድ

ውሳኔ መስጠት ትችላለህ? አዎ ውሳኔ በነገራችን ላይ እንዲህ ቀላል የሚባል ነገር አይደለም። ማለት የሰው ልጅ በተፈጥሮ ሲኖር መወሰን ያስፈልጋል። ከአንድ ነገር ወደ አንድ ነገር ለመሸጋገር ግዴታ ጠንካራም ይሁን ምንም ብቻ ውሳኔ ያስፈልጋል። የውሳኔን ሰው መሆን ጥሩ ነው። ምክንያቱም አንዳንዴ እቀይረዋለሁ ብለን የሆነ መቀየር የምንፈልገው ነገር አለ እና እንቀይረዋለን እያልን እንቀይረዋለን ነገ እንቀይረዋለን ከነገ ወዲያ እንቀይረዋለን ወደፊት እንቀይረዋለን እያልን ታይም ጊዜያችንን እየጨረስን እየጨረስን መጨረሻ ደረጃ ልንደርስ እንችላለን ሳንቀይረው ማለት ነው። ስለዚህ ጊዜን መቀየር የሚቻለው ወይም ጊዜያአችን ይሄን እንደዚህ አይነት ነገሮችን መቀየር የሚቻለው በምንድነው? በመልፋትና በመልፋት ነው በቃ! ማለት የሆነ ነገር ስናደርግ እንለፋለን፣ የሆነ ነገር ስናደርግ እንጥራለን እንግራለን ልክ ግን መጨረሻ ላይ ውሳኔ የሚጠይቅ ነገር ሲመጣ ካልወሰን እኛ በጣም ችግር ያለብን ሰዎች ነን ማለት ነው። ስለዚህ የውሳኔ ሰው መሆን አሪፍ ነው። ምክንያቱም አንድ ሰው ከሆነ ግንኙነት ውስጥ ሊገባ ይችላል በጣም ማለት የሚያስጠላ አይነት ግንኙነት በትዳር ሊሆን ይችላል ብቻ በጓደኝነት ሊሆን ይችላል ነገር ግን ያ እሱን እየጎዳው መሆኑ እየታወቀ ግዴታ በቃ ያንን ታግሶ መቆም የለበትም፤ ማለት ያንን ጠብቆ ችግር የለም ነገ ይስተካከላል፣ ነገ ይስተካከላል እያለ መጠበቁን እኔ አልመክርም ምክንያቱም የሰው ልጅ ውሳኔ መወሰን አቅሙን ተጠቅሞ የሆነ ውሳኔ ካልወሰነ ለውጥ አይመጣም። ለውጥ እኮ በመወሰን ቁጥር ነው እኔ ዛሬ ከዚህ ተነስቼ ወደ ሌላው ነገር ለመቀየር የራሴን ለውጥ በማደርግበት ሰዓት ነው ማለት ውሳኔ በምወስንበት ሰዓት ነው ለውጥ የሚመጣው። ስለዚህ ለውጥ ማለት በጣም ወሳኝ ነገር ነው። ለመለወጥ ደግሞ ግዴታ ምንድንያስፈልጋል? ውሳኔ ያስፈልጋል። ውሳኔ የውሳኔ ሰው መሆን አለብን፤ አንድ ነገር ለማድረግ በቃ ቁርጠኝነት እቅድ ማውጣት የሆነ ፕላን ይወጣና ያንን ፕላን ለማሳካት ግዴታ ምንድነው መጣር መልፋት አሁን እኔ ሰሞኑን ጀምሬ ክላስ እንጀምራለን እና የምናነበው ዶክመንት ስላልተለቀቀ ነው እንጂ አሁን ከአሁን ጀምሮ በቃ የማንበብ ፍላጎቴን እጨምራለሁ በጣም አነባለሁ የሚያስፈልጉኝ ነገሮች እያደረኩ በቃ አሪፍ ውጤት እሰራና መጨረሻ ላይ ያው ደስተኛ አይነት እንትን ኖሮኝ እወጣለሁ። ማለት ደስተኛ አይነት ስሜት እንደዚህ አሪፍ ነው የሰራሁት ወይም አልሰራሁም የምለው ያንን ካየሁ በኋላ ነው ስለዚህ ምንድነው የሚጠበቀው ማለት ከእኛ ምን አይነት ነገር ነው የወሳኔ ሰው ለመሆን በነገራችን ላይ ማንበብ እንደዚህ ጥሩ ነገር ደረጃ ያደርሳል። ማለት ነገ እያነበብን ስንመጣ ብዙ ነገር እያወቅን እንመጣለን ስለዚህ አንደኛ በቀን ቢያንስ ሰላሳ ደቂቃ ይሁን አርባ ደቂቃ የንባብ እንትናችንን ብናዳብረው አሪፍ ነው። ምክንያቱም አለም ላይ ያሉ ሰዎች የተቀየሩት በንባብ ነው አብዛኛውን ማለት እንደዚህ ታች ላይ ያሉ ሰዎችን ስናይ አንድ ደረጃ ደርሷል ብለን የምናስበው ሰው ሊቀየር የሚችለው በቃ በንባብ ነው። ንባብ መሰረታዊ ነገር ነው። ንባብ ይቀይራል፣ ህይወትን ይቀይራል፣ ህይወትን ያድሳል ስለዚህ አሁን እኔ እንደውም ወደፊት ቤት ስሰራ አንድ ለማንበቢያ ብቻ ተብሎ የተዘጋጀ ቤት እሰራለሁ ማለት ንባብ ብቻ የሚነበብበት፤ ራሳችንን ለመለወጥ ማንበብ ያለብን ቤት እፈልጋለሁ። አንድ ክፍል ከዛ ያንን በመጻሐፍት ይሞላል። መጻሐፍት ይሞላና እንደ ማንበቢያ በጣም ተመስጦ ውስጥ ሆነን የምናነብበት ቤት እሰራለሁ። ስሰራ ማለት ነው እና ፈጣሪ ደግሞ ፍቃዱ ከሆነ ሰሞኑን ያየሁት ቤት አለ ማለት ሲጀመር ምናምን አይቼው ነበር፤ ካለቀ በኋላ አላየሁትም ነበር እና እግዚአብሔር አምላክ ያንን ቤት እንድትሰጠኝ እለምንሀለው ያው እኔ ላንተ ብቁና ታዛዥ ሰው ባልሆንም ግን ደግሞ አንተ ማትነሳ አባት ነህና የጠየኩህን እምቢ እንደማትለኝ እርግጠኛ ነኝ እና ፈጣሪ እንደዚህ አይነት ቤት ሰርቼ ቤተሰቦቼን እንዳስደስትና በቃ በቤተሰቦቼ ደስተኛ እንድሆን እፈልጋለሁ ስለዚህ ያንን ቤት እንደምትሰጠኝም አውቃለሁ እና እንደዚህ አይነት ቤት ውስጥ እንድኖር ፍቀድልኝና እግዚአብሔር አምላክ ሰዎችን ወንድሞቼን፣ እናቴን እና አባቴን እና እህቴን እንዳስደስት ፍቃድህ እሁን ምክንያቱም እኔ በጣም ስለወደድኩትና ስለምፈልገው ማለት ነው ያንን ነገር

ቅርቀሃ በእኛ አካባቢ ያድጋል ማለት እኔ የትውልድ ቦታዬ አካባቢ አስታውሳለሁ። አሁን ላይ ዩኒቨርሲቲ መጥቼ ደብረ ማርቆስ እየተማርኩ ነው። እና። እኔ በምኖርበት ቦታ ቅርቀሃ አለ ግን ያን ያህል በብዛት የሚገኝበት ቦታ የሚባል አይደለም። ነገር ግን በቃ አልፎ አልፎ ቅርቀሃ በጣም በብዛት አለ። ምክንያቱም የሆነ እኔ ስለማስታውስ ነው። አየው ነበር ቅርቀሃ በየቦታው ተተክሎ አይ ስለነበረ ቅርቀሃ እንዳለ አስታውሳለሁ። ግን ቅርቀሃ ያን ያህል ጥቅም ያለው። እጽዋት መሆኑን እኔ ማለት ለምን ለምን ያገለግላሉ ወይም ለምን ይጠቅማል የሚለውን እኔ አይቼ አላየሁትም። ቅርቀሃ ነገር ግን እኛ አካባቢ ያሉ የእጽዋት አይነቶች አሁን ምሳሌ ባህር ዛፍ አለ። ባህር ዛፍ በነገራችን ላይ ከውጭ እና ስለመጣ ያን ያህል እኛም ሀገር በቀል እጽዋት አይደለም። በርግጥ ግን ባህር ዘፋ አለ ምሳሌ። ሌላም አለ ሌላ የእጽዋት አይነት። ባህር ዛፋ አሁን ምሳሌ በቃ አሪፍ የሚባል ዛፍ እኛ ለማገዶ ለምንም የያዘን ነው። ሌላ እንደ ጽድ አይነት አለ። ጽድ ጽድ ጽድ ማለት ልክ በጣም የፈረንጅም አለ የሀበሻም አለ አሪፍም ለማስዋቢያ የሚሆን የጽድ አይነት አለ። እና ጽድ አለ። ዋርካ ደግሞ አልፎ አልፎ እኛ ላይ የአካባቢ ባይኖርም ትንሽ ወደ በረሃ ወደ ከእኛ የተወሰነ ኪሎ ሜትር ስንሄድ ዋርካዎች አሉ። ሾላ አለ ወደ እኛ ኮስ አለ የተወሰነ በቃ ሾላ ኮሶ ዋርካ። እና በቃ አሪፍ አሪፍ የሚባሉ ቀርቀሃም አለ። ያው እንደተናገርኩት ቅርቀሃ በብዛት ባይሆንም ቅርቀሃ አለ። በዋነኝነት ግን በጣም ከእነዚህ ሁሉ በልጦ እና ማለት በብዛት የሚገኘው የእጽዋት አይነት እንትን ነው ማለት ይሄ ባህር ዛፍ ነው። ባህር ዛፍ ለምን እንደሆነ አላውቅም በየቦታው ቶሎ ስለሚበቅል ይሆን ብቻ በብዛት አለ። ሌላ ግን አሁን ያለሁበት በዩኒቨርሲቲው በጣም ብዙ አይነት የእጽዋት አይነት አለ ተዘርዝሮ የማይልቅ ማለት ነው። እኔ እንጃ ብቻ ልገልጸው አልችልም። እኔ ከየት እንደሚያመጡት ራሱ የእጽዋቱን አይነት በጣም ነው ግራ የሚያጋባ። እና ብዙ ብዙ የሚባል የእጽዋት አይነት አለ። በቃ እኛ ግልጸን ልንጨርሰው የማንችለው የእጽዋት አይነት እጽዋቶች። በፈጣሪ በጣም ብዙ ነው ያለ ብዙ እጽዋት ይሄ ደግሞ የእንግሊዘኛ ቃላት ነው። ስማቸውን ራሱ ለመያዝ በጣም እንትን ይላል ማለት እኔ ቀጥታ አይቼ ማለፍ እንጂ ያን ያህል ትኩረት ሰጠቼ እንትን ስላላልኩት ብቻ ስማቸውን ድረስ ለመጥራት የሚያዳግቱ አይነት የእጽዋት አይነቶች በጣም ብዙ አሉ። እና እጽዋት በጣም ወሰኝ እና ወሰኝ የሆነ ነገር ነው እጽዋትም እጽዋት። ለብዙ ጥቅም ይውላሉ ማለት የብዙ አይነት የእጽዋት አይነቶች አሉ እነዚያ እጽዋቶች ደግሞ በጣም በጣም ብዙ የሆነ ጥቅም አላቸው እጽዋቶች። እንዲሁ በቀላሉ ተናግረን የማንጨርሰው አይነት ብዙ ጥቀሜታ አለው እጽዋት። እጽዋት ማለት ለእኛ መሰረታዊ የሆነ ነገር ነው ማለት። እጽዋት አየር ካላገኘን መተንፈስ አንችልም። እና መተንፈስ እንድንችል ራሱ የሚያደርገን እኮ የእጽዋት እጽዋት ነው። ማለት እጽዋት ባይኖር እኛ አይደለም ልንተነፍስ ምንም ነገር ማድረግ አንችልም ነበር። ስለዚህ እጽዋት መኖሩ በጣም ወሳኝ የሚባል ነገር ነው። በእጽዋት ላይ ነው እኛ አሁን ላይ ብዙ ነገሮች ተለውጠው እና ብዙ ነገሮች እየተደረጉ ያሉት እኮ በእጽዋት አማካኝነት ነው። እጽዋት የለም ማለት እኮ የሰው ልጅ መተንፈስ አይችልም። ጥሩ ነገር ማድረግ አይችልም። በቃ ብቻ የሚደብር አይነት ነገር የሚገጥመን በእጽዋት ነው ማለት ነው። እጽዋት እጽዋት እጽዋት እጽዋት በጣም ለመተንፈስ ወሳኝ የሆኑ ነገሮች ናቸው። እጽዋት ከሌለኝ ለእኛ ምንም ብዙ ጠቀሜታ አለው ብዬ አላስብም። ማለት ነገር እጽዋት በጣም ለኛ ነው ደስ የሚል ነገር የሚፈጥርልን እጽዋት ነው። እጽዋቶች አስደሳች ናቸው እና ብቻ እጽዋት ልክ እንትን ሲሉ ሲያድጉ ምናምን በጣም ያስደስታሉ። የመተንፈሻ እንትናችን ስለሆኑ እንጽዋቶች ለእኛ በጣም ወሳኝ የሆኑ ነገሮች ቢኖሩ እጽዋቶች ናቸው። እጽዋቶችን ደግሞ እኛ በመንከባከብ በቃ አለ አይደል የሆነ በመደሰት በእነሱ አሁን ራሱ ምንተነፍሰው አየር ከእጽዋቶች እንደሚመጣ በማወቅ ፈጣሪ የሰጠን ልዩ ስጦታዎች ናቸው። ፈጣሪ እያንዳንዱ ነገር ሲፈጥር ያለምክንያት ስላልፈጠረ የፈጣሪን ስጦታ ደግሞ እኛ ሳንንቅ በአግባቡ በመጠቀም በጣም ብዙ ነገሮች ላይ የሆነ ማለት በቃ ብዙ ስራዎችን የመስራት ፍላጎት ሊኖረን ይገባል

ቀዝቃዛ የአየር ሁኔታ ትወዳለህ ወይ? በጣም ከሚመቹኝ የአየር ሁኔታዎች ውስጥ አንዱ ቀዝቃዛ የአየር ንብረት ነው። ምክንያቱም ቀዝቃዛ የአየር ንብረት ያን ያህል በልብስም መከላከል እንችላለን በተለያዩ ነገሮች መከላከል እንችላለን። ምክንያቱም ቀዝቃዛ የአየር ንብረት እንዲሁ ልብሶችን በመደራረብ የተለያዩ ነገሮችን በማድረግ እምንከላከለው የአየር ንብረት አይነት ነው። ግን በተቃራኒው ምሳሌ ማለት ነው በጣም እንትን አለ ማለት ሙቀት አለ በጣም ልብስ ለብሰን እንኳን ልንከላከለው እማንችል የሙቀት አይነት የአየር ንብረት አለ። አንዳንዴ ከሙቀት ቅዝቃዜ ይሻላል ምክንያቱም ቅዝቃዜን የተለያየ ልብስ ደራርበን ልናመልጠው እንችላለን። ነገር ግን ሙቀት በጣም እኛን ይጎዳናል በጣም ነው እሚጎዳን ብዙ። ማለት እኛ እንደምንፈልገው ይሆንልንም ሙቀት ማለት ነው። ስለዚህ ሙቀት ከሙቀት ይልቅ ቀዝቃዛ የአየር ንብረት እወዳለሁ። በተለይ እኔ በአካባቢው የተወለድኩበት አካባቢም ቀዝቃዛ ስለሆነ ሊሆን ይችላል ያው ምክንያቱ እንጂ። እኔ ባለሁበት አካባቢ ቀዝቃዛ የአየር ንብረት ነው ያለ በቃ። ደስ እሚል ስሜት ነው ያለው ማለት አየሩ ንፋሱ ሲነፍስ የአየር ሁኔታው ደስ ሲያስደስት በቃ በጣም ብቻ የሆነ ፍላጎትና ጥሩ የሆነ ስሜት የሚፈጥርልን። የዚያ የአየር ንብረት አይነት ስለሆነ አየር ንብረቱን በአግባቡና በስነ ስርዓቱ ብንጠቀም ልክ ደስ እሚል እሚያስደስት አይነት ሁኔታ ለኛ መፍጠር እንችላለን ማለት ነው። የአየር ንብረት ማለት ቀላል እሚባል ነገር ማለት ቅዝቃዜ የአየር ንብረት ማለት ቀላል እሚባል ነገር አይደለም። ይህንን እምናውቀው የቅዝቃዜን ጥቅም እምናውቀው ከባድ ቦታ የአየር ንብረት ያለበት ቦታ ስንቀመጥ ነው። ማለት በሙቀት በጣም የበዛበት ቦታ ስንቀመጥ ይገባናል የአየር ንብረቱ እንዴት ቅዝቃዜ ምርጥ የአየር ንብረት እንደሆነ ማለት ነው። እና ቅዝቃዜን እኔ በጣም ነው እምወደው ከሙቀት ይልቅ ቅዝቃዜ የአየር ንብረት በጣም ነው እሚስበኝ። ቀዝቃዛ ነገር በጣም ደስ እሚል ስሜት እሚፈጥርልኝ የአየር ንብረት ቢኖር ቀዝቃዛው የአየር ንብረት ነው። አንዳንድ ሰው ያው ቅዝቃዜን ብቻ ባይመርጥም ማለት ሙቀት እሚመርጥ ሰው ይኖርም ግን እኔ በጣም እሚያስደስተኝ የንብረት አይነት ቀዝቃዛ ነው። ቀዝቃዛ የአየር ንብረት እኮ በቃ ልክ ከቤት ስንወጣ ንፋሱ ደስ ይላል ደረብ አድርግና የሆነ አሪፍ እሚባል የሆነ ጃኬት አይነት ነገር። ጥሩ እሚባል የጃኬት አይነት እንደርብና ልክ በቃ ደስ እሚል የሆነ አይነት ስሜት ነው ያለው ማለት ደስ እሚል የሆነ እንትን ይፈጥርልናል። ሁኔታ ማለት ነው ለኛ ማለት ነው ስለዚህ የአየር ንብረቱ ሞቃት በሚሆንበት ጊዜ ደግሞ ያደክመናል። ትንፋሻችንን ነው እሚያሳጥረው ማለት በቃ የፈልግነውን ነገር ማድረግ አንችልም። እንደክማ ለን ሙቀት ደግሞ ሲበዛ የተለያዩ በሽታዎችን ያስከትላል። ለምሳሌ በበረ አካባቢ ጊዜ ተናዳፊ እንሰሳዎች እና የተለያየ የእንሰሳ አይነቶች ያሉ በበረሃ አካባቢ ነው። እና በበርሃ አካባቢ ደግሞ እንደዚህ አይነት እንሰሳቶች ስለሚኖሩ በጣም በቃ ለኛ አሪፍ የሆነ ስሜት አይፈጥርልንም ማለት። ጥሩ የሆነ ጉዳት ነው ከጥቅሙ ወደ ጉዳቱ ስለሚያመዝንብን እኔ የምወደውን አየር ንብረት እንድትወዱ በጣም እመክራችኋለሁ። በተለይ ቅዝቃዜ አየር ንብረት ደስ የሚል ብዙ ብዙ ነገሮች ስላሉት የቅዝቃዜ አየር ንብረት ብትወዱ እኔ ብዬ ስለምመክር። ቀዝቃዛ የአየር ንብረት ደግሞ በቃ ለኛ ምንድነው? መሰረት በጣም ያስደሳቹን የአየር ንብረት አይነት ቢኖር ይሄ ስለሆነ በቃ በጣም ትኩረት ሰጥተን አየር ንብረቱን በመገምገም ልንደርስበት እንችላለን። ቀዝቃዛ የአየር ንብረት በቃ ትኩስ ነገር እየጠጡ መዝናናት ፈታ ማለት በቤት ይሁን በውጭ በቃ በጣም አስደሳች ነው የአየር ንብረት ማለት ነው። እና ልክ ይሄን ነገር ብናደርግ ብዬ ስለማስብ። በጣም እኔ በዚህ በዚህ እንደውም በጣም ነው የምደሰት በነገራችን ላይ በእንደዚህ አይነት ነገር በጣም እንትን ነኝ ደስተኛ ነኝ። የአየር ንብረት እንደዚህ ጥሩ አየር ንብረት ቅዝቃዜ ሲሆንልኝ በጣም ነው ከውስጤ ነው በጣም የምደሰት ማለት ነው። ስለዚህ የአየር እንደ አየር ንብረቱ ቢለያይም ቀዝቃዛ የአየር ንብረትን ግን ውደዱት ከመውደድም በላይ ጥሩ ነገር ስላለው እኔ በጣም ስለሚያስደስተኝ ነው ማለት ነው

የምወደው ጣፋጭ ምግብ በነገራችን ላይ ጣፋጭ ምግብ እወድ ነበር ከህፃንነቴ የጀመሮ ብዙ ጠፋጭ ምግቦችን በጣም እወዳቸዋለሁ። ከህፃንነቴ ጀምሮ ማለት ነው። ምክንያቱም ህፃንነት አንዳንዴ ያታልላል ብዙ ከተለያዩ ምግቦች ይልቅ ጣፋጭ ምግቦችን እንድንመርጥ ያደርገናል። ነገር ግን እኔ እንዴ በጣም የምወደው የምግብ አይነት ቢኖር ጣፋጭ ምግብ ሆኖ። ምን አይነት ጣፋጭ ብለን ራሳችንን ብንጠይቅ የጣፋጭ አይነትም እኮ አለው ምግብ? ማለት ምሳሌ አሁን ሽሮ ሊጣፍጥ ይችላል ቢጣፍጥም የካሎሪን ብዙ የተከባቸ የስብ መጠን ስለማይፈጥርብን ያ ችግር የለም። እንደ ከሽሮ ነገር ግን አሁን እንደዚህ መንገድ ላይ የሚጠበሱ ነገሮች ጣፋጭ ነገሮች እንደዚህ የሚያስጠሉ አይነት ምግቦች አሉ። እነዚህ እነዚህ ግን መጨረሻ ላይ ዞሮ ዞሮ ምንድነው? የሚያደርሱብን ጉዳት ከፍተኛ ጉዳት ነው የሚያደርሱብን። የስብ መጠናችንን ይጨምሩታል። ያንን ስብ መጠን ደግሞ ለመቀነስ እኛ ብንታገል በጣም ከባድ ደረጃ እንደርሳለን እንግዲ ለመቀነስ በጣም ደሃ አዳጋች ነው። ስለዚህ ምንድነው? እንትን መጠን በጣም የስብ መጠን እንዲቀንስ እንደዚህ ፕሮቲን ያላቸው ምግቦች መመገብ ስላለብን ጣፋጭ ነገር መውደድ የለብንም። በተለይ ደግሞ አደጉት ሀገራት ላይ ነው እንደዚህ አይነት ችግር ያለ እንደውም የሆነች ቦታ አለች የት አካባቢ እና ቦታው ያለችበት ቦታ ጠፍቶኝ ነው። በጣም ብዙ ውፍረት የአለማችን ውፍረት የተመዘገበባት ቦታ ናት። እና ህዝቡ በጣም ይወዳል ማለት እንደዚህ አይነት ነገሮችን እንወዳለን ምግብ ጣፋጭ ምግቦችን በመብላት ሰውነቱ ወፍሮ ምናምን በማሳለፍ ደግሞ ያ በጣም የሚያስጠላ ነገር ነው። ምክንያቱም ውፍረት ማለት ነጎማችን የሚገለን አሰቃይቶ የሚገለን በሽታ ስለሆነ። ውፍረትና መቃወም ማለት ውፍረት እንዳንወፍር ጥረት ማድረግ አለብን። አየው ፍርዘን በመጣን ቁጥር እኮ በቃ ያስጠላል ብዙ ነገሮች ያስጠላሉ። ማለት ብዙ ነገር ማለት ልክ ወፍራም ሰው ማድረግ የማይችላችሁ የተለያዩ ነገሮች አሉ በዚያ ላይ ደግሞ በቀላሉ በእንትን ይጠቃል ማለት በበሽታ በቀላሉ ይጠቃል። አዲስ በሽታ ቢመጣ በሽታው በቀላሉ ነው ሰውነት ላይ ለማይድን ጠባሳ የሚፈጥርበት ማለት ነው። ስለዚህ ምንድነው? እንደዚህ አይነት ነገሮችን በጣም በትኩረት በማየት ጣፋጭ ምግቦችን ባለማብዛት እንደውም የሰው ልቤ ህይወት ሲኖር ስፖርት ቢሰራ እንደኔ በጣም እምክራለሁ። ምክንያቱም ስፖርት የራስ መተማመንን ይጨምራል። የሰውነትን የስብ መጠን ይቀንሳል። ሰውነታችን እንደፈለግን ማለት ጤነኛ ሆነን እንድንቆይ ያደርገናል በሽታ ይከላክልልናል ብዙ ብዙ ነገሮችን ያደርግልናል። ስለዚህ ማለት ለዚህ ለምን የምንወደው ምግብ ጣፋጭ ምግብ ቢሆን ያን ጣፋጭ ምግብ ቀንሰን። ብዙ የሚያስፈልጉን የምግብ አይነቶች ብንመገብ ምርጥ ነው። ምክንያቱም ይሄ በጣም ከባድ ነው። ሳናውቀው ገዳይ የሆነ ነገር ስለሆነ ይሄን ነገር ማስተካከል አለብን ማለት ነው። ካላስተካክልንማ በህይወታችን የሚፈጠረው ነገር በጣም ከባድ ነው የሚሆነ። ማለት የሰው ልጅ ሲኖር በህይወት ብዙ ነገር ይገጥመዋል። ብዙ በሽታዎች ያገጥምታል ብዙ ችግር ይገጥመዋል። ስለዚህ ይህንን ነገር መጋፈጥ አለበት ማለት ጣፋጭ ነገሮችን በመቀነስ። ስፖርት አዘወትሮ በመስራት እና ጤናማ የሆነ የምግብ አይነት መመገብ አለበት። ጤናማ ስንል ከብዙ ነገር አንፃር ጤናማ የሚባል ምግብ አለ። ማለት ልክ እኛ ሰበብንም መገበት ወቅት ምንድነው? ብዙ አይነት የምግብ አይነቶች አሉ የስብ መጠናችንን ከፍ ሊያደርጉ የሚችሉ ነገሮች ማለት ነው። እንደዚህ አይነት የምግብ አይነቶች ለይተን በማውጣት በቃ ጤናማ የሆነ ምግብ ከፍራፍሬ ከአትክልት ከተለያየ ነገር ቀላቅለን አሪፍ የሚባል የምግብ አይነት ምግብ ይኖርብናል። ምግብ አንዳንዴ እኛን አፍራርሶ ሊሰራን የሚችልና እና ለኛ ዋሳኝ የሆነ ነገር ቢኖር ምግብ ምግብ ደግሞ ብቻውን ሳይሆን ከስፖርት ጋር የሚመጣ ምግብ እኛን ምንድነው ወደ ጤናማ ሰው አይነት ሰው ስለሚቀይረን ምግብ። በደንብ አስተውለን ማየት አለብን። ስለ ምግብ የሚነሱ ነገሮችን ምክንያቱም ምግብ የምንበላ ሰዓት እንዴ አይቀለድም በምግብ ቀልድ የለም። በምግብ ማለት አብዛተን መብላት ሳይሆን ጤናማ የሆነ ምግብ በመብላት ራሳችንን ከብዙ ነገሮች መጠበቅ እንችላለን። ከብዙ ነገሮች ማለት ነው ማለት በቀላሉ ሊገለጹ የማይችሉ ነገሮች አሉ አለ። ከብዙ ነገሮች ምግብ

የስራ ቦታ ደህንነቱ እንዴት ነው? ያው እኔ እንደተናገርኩት የምኖረው። ያው የስራ ቦታ ማለትም ስለሆነ የምኖረው በዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ውስጥ ደግሞ ያን ያህል ደህንነቱ የተጠበቀ ነገር የለም። ምክንያቱም አሁን ለምሳሌ እኔ ሜዳ ውስጥ ሆኜ እያየሁ ነው ያለው አካባቢውን። ነገር ግን በአካባቢው በምመለከትበት ጊዜ የግቢው አጥር ራሱ የሆነ ያልተጨረሰ ያልታጠረ አጥር አለው። በርግጥ የጸጥታ አካላት በብዛት ቢኖርም ነገር ግን የግቢው እንደዚህ አለመታጠር ደግሞ የራሱ የሆነ የሚፈጥረው ነገር አለ። ምክንያቱም ይሄ ትንሽ ቦታ ሲቀር ይሄንን አለማጠር እኮ ማለት በጣም እንትን ነው። ማለት ህንፃዎች ቢቀሩ ይሻላል ምክንያቱም ግቢ በአግባቡ ታጥሮ በስነ ስርዓት መጠበቅ አለበት። ማለት ሰውም እንደዚህ በጣም እንትን ማለት አለበት መጠበቅ አለበት በስነ ስርዓት የጸጥታ አካላት ግዴታ እነሱ ብቻ የሚለፉበት ነገር አይደለም። ስለዚህ ምንድነው? በጣም ትኩረት ያስፈልገዋል። ማለት ትኩረት ስንል ልክ እንደዚህ አይነት ነገሮች በሚከሰቱበት ሰዓት ምንድነው? የኛ ትኩረት ብቻ በቂ አይደለም። የትምህርት ቤቱ የምመለከተው አካል ለራሱ ይህን ነገር አመቻችቶ እንድን ለእኛ ማሰብ አለበት። እንጂ ጸጥታ ባልተጠበቀበት ሁኔታ ለመኖር ራሱ ስለሚከብድ። ጸጥታ ለጸጥታ ትልቅ ዋጋ መስጠት አለበት ማለት። አንድ ሰው መጥቶ እንደዚህ ገብቶ ግቢውን የሆነ ምስቅልቅሉን ሊያወጣው ይችላል። የሆነ ነገር ሊፈጥር ይችላል። እና እንደዚህ አይነት እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ። ምንድነው መንግስት በሚችለው አቅም በመርዳት እነዚህን ነገሮች ማስተካከል ያለበት መንግስት ነው። ብዬ ስለማምን ነው የራሴ እምነት ነው። እና የጸጥታ ቦታ ደግሞ ማለት የመስሪያ ቦታ ደህንነቱ ያልተጠበቀ ከሆነ። በስነ ስርዓት ደስ ብሎን እና ሰውነታችን ተረጋግቶ ራሳችንን ተረጋግተን ምንም ነገር ማድረግ አንችልም ማለት ነው። ስለዚህ ይሄ በጣም ሊታሰብበት የሚገባ አይነት ነገር ቢኖር ይሄ ነው። ምክንያቱም ደህንነታችን ካልተጠበቀ የምንሰራበት ቦታ ጥሩ ነገር ከሌለው እኮ። ማንም እንደፈለገ እየገባ እየወጣ የሚፈነጭበት ቦታ ከሆነ እኛም ደስ ብሎን ስራችንን ፍቅር አይኖረንም ማለት ስራችን ደስ ብሎን አንወደውም ለስራችን ያለን ተነሳሽነት ይቀንሳል። ያ ማለት ደግሞ በቃ አሪፍ የሆነ በስራችን ባወጣነው እቅድ ልክ አሪፍ የሆነ ነገር አንሰራም ማለት ነው። ስለዚህ ይሄን ነገር በጣም ትኩረት ያስፈልገዋል። በቃ መንግስትም ይህንን ነገር ለመስራት እና ዘላቂ የሆነ መፍትሄ ለማግኘት ይህንን ነገር ይለኛል ያደርግልን ይገባል። ምክንያቱም እኛ እኮ እንዲሁ በቀላሉ ዝም ብለን የምንለፋ ሰዎች ወይም የሆነ ነገር የምናደርግ ሰዎች አይደለንም። ምክንያቱም ይታወቃል ማን ምን መጠየቅ እንዳለበት ዘበኛው ግዴታ አጥሩ መቼም በእጁ ይዞ ሊጠብቀው አይችልም። ስለዚህ ይሄን ይሄንን እነዚህ እነዚህ አይነት ነገሮች ደግሞ ማሳካት የሚችል ብቸኛው ሰው ማነው? መንግስት መንግስት ሲቀጥልም መንግስት ይሄን ትእዛዝ ሲያወርድ። እኛ ያለንበት ቦታ የቦታ መስሪያ ቦታውን በቃ ተንከባክቦ በመያዝ አሪፍ ነገር ለማድረግ ቁርጠኛ መሆን ያለበት ማነው? ቀጣይ የኛው ራሱ የግቢው ሃላፊው ማለት ነው። ስለዚህ ዩኒቨርሲቲው ምን ይጠበቅበታል? ይሄ ደህንነቱን ለማስጠበቅ የሚሰራውን ሰው አሪፍ የሆነ አጋጣሚ በመፍጠር ጥሩ የሆነ የሚባል ደረጃ እንድንደርስ። በማስቻል የተራ ቦታን ደህንነት ካጥር ጀምሮ ከሰራተኞች ጀምሮ ማለት ሰራተኛው አስጊ የሆነ ሰራተኛ ካለ እሱን ከማባረር ጀምሮ። ሙሉ አላፊነት ወስዶ ዜጋውን መጠበቅ ይኖርበታል ብዬ ስለማምን። ይሄ ነገር ደግሞ እንዲህ በቀላሉ የሚታይ ነገር አይደለም። ምክንያቱም አንድ ሰው በስርው ከተጎዳ ሌላው ሰው ስለ ስራቸው ያለው ፍቅር ይቀንሳል። የሰው ህይወት ደግሞ እንዲሁ በቀላሉ የሚተካ ነገር ስላልሆነ። በጣም ትኩረት ትኩረት በቃ በጣም ከትኩረትም በላይ የሚያስፈልገው ነገር ነው ብዬ አስባለሁ። ስለዚህ ሁላችንም የስራ ደህንነት ቦታን በሚገባ መልኩ እንጠብቅ።

ልብሶቼ በስርዓት የተቀመጡ ናቸው ብዬ መናገር አልችልም ምክንያቱም እኔ አሁን ማስተላለፍ የምፈልገው እውነታውን ስለሆነ እውነታውን ስናገር ደግሞ አሁን ላይ ልብሴ በስርዓት እየተቀመጠ አይደለም። ምክንያቱም በጣም በልብስ ጉዳይ እኔ በጣም ኬር ለስ ሆኛለሁ ማለት የሆነ ነገሮችን በደንብ እየጠበኩ እና አሪፍ ነገር እያደረግኩ ስላልሆነ ይሄ ነገር የራሴ ጉዳት ነው። ብዬ እያሰብኩ ነው። እና ልክ የልብሶቼ አቀማመጥ ደግሞ ወሳኝ ናቸው ትክክል ነው። አሁን እንደውም እንደሄድኩ አስተካክለዋለሁ ብዬ አስቤያለሁ እንጂ ልብስ በአግባቡ ካልተቀመጠ ዞሮ ምንም ጥቅም የለውም ታጠበ አልታጠበ ምንም ጥቅም የለውም። ከታጠበ በኋላ በስነ ስርዓት ተቀምጦ እንትን ሲል ነው አሪፍ የሚሆን ልብሱ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ለማድረግ ደግሞ ግዴታ ልብስ ማስቀመጫ ቦታዎችን በጽዳት በመያዝ አንድ ነገር ለመስራት ዝም ብለን ቆራጥ ሆነን ያን ነገር ለማድረግ በቃ ትኩረት መስጠት አይነት ያለብን ብዬ አስባለሁ። ምክንያቱም ስራ ሥንሰራ ውለን የልብሳችን እንደዚሁ በአግባቡ ሳይቀመጥ ቀርቶ በቃ አሪፍ የሆነ ነገር አይፈጠርም ከዛ በኋላ ማለት ግዴታ በቃ ጥሩ ነገር እንዲፈጠር ደግሞ ምን መሆን አለበት? የራሳችንን ጠብቀን አሪፍ የሆነ ቦታ ሰርተን ያንን ቦታ ደግሞ በደንብ በማስጠበቅ በቃ የሆነ ጥሩ ደስ የሚል ነገር መፍጠር የሚቻለው በእንደዚህ አይነት ነገር ነው። ብዬ ስለማምን ግዴታ ይሄን ነገር ለማድረግ ደግሞ የእኛ ቁርጠኝነት ስለሚያስፈልግ ቁርጠኝነታችንን በመፈለግና በመጠበቅ አሪፍ ነገር በቃ ለማድረግ መጣር። በቃ ይሄ ደግሞ በቃ ለእኛ ወሳኝ የሚባል ነገር ስለሆነ። ይህን ነገር በማድረግ ልክ ደስ የሚል ስሜት ነው በመፍጠር ምንድንነው ጥሩ ነገር እንዲኖር ማድረግ ይቻላል። በቃ ይሄ በጣም ወሳኝና ወሳኝ የምንለው ነገር ነው። ምክንያቱም የልብስ ጽዳትን በምንጠብቅበት ጊዜ ራሳችንን በምንጠብቅበት ጊዜ አሪፍ ነገር በቃ እንፈጥራለን ጥሩ ነገር ይፈጠራል። ያ ነገር ደግሞ እኛ በቃ ቤታችንን የሚሆን የራሳችንን አለባበስ ሰው ይወደዋል እኛም ደስተኛ ለመሆን በቃ ቅርብ እንሆናለን። ስለዚህ እንደዚህ አይነት ነገሮችን መስራት አለብን ግዴታ ማለት ልብሳችንን በስነ ስርዓት በማስቀመጥ በመደርደር ልክ አሪፍ የሆነ አይነት እንትን ውስጥ መፍጠር አለብን ብዬ አስባለሁ። ስለዚህ አራትም ይሁን ልብሳችን አምስትም ይሁን ስድስትም ይሁን ሰባትም ይሁን ስምንትም ይሁን ልብሳችን የቀሮች ራሱ ሶስት ቢሆኑ ምንም ዝም ብለን በቃ ልብሳችንን በስነ ስርዓት ማስቀመጥ ልምድ ካለን። አንድ ቀን ልብስ ተሰብስቦ ሊመጣ ይችላል። ያን ተሰብስቦ የመጣውን ልብስ አግባቡ መጠቀም ደግሞ የዛኔ እኛ አይከብደንም ስለዚህ ለዚያ ትኩረት ማድረግ አለብን። ለልብሳችን ልብሳችንም በአግባቡ ካልጠበቅን እኛ ራሳችን በጤና ብቻ አይደለም በቃ የሆነ ሳይኮሎጂ የምንጎዳን ድብርት ውስጥ ነው ሁሌ የምንሆን ደስተኞች አንሆንም። ስለዚህ ይሄን ነገር ምንድንነው? እንደሚገባ በደንብ መርምረን አስተውለን በቃ ጥሩ የሚባል ነገር ለመፍጠር ዝግጁ እስከሚያደርገን ድረስ መልፋት ይኖርብናል። ልፋት ማለት ከአንድ ቦታ ተነስቶ ወደ አንድ ቦታ መድረስ ነው። ያን ደግሞ ለማድረግ ግዴታ እኛ ተሰቃይተን ወይም የሆነ ነገር መስዋዕትነት የሚያስጠላ መስዋዕትነት ከፍለን መሆን የለበትም። ጥሩ ጥሩ ነገሮችን በመክፈል አርፍ ደረጃ መድረስ እንችላለን። ያ ማለት ጥሩ ጥሩ ነገሮች ማለት በቃ ግዴታ እኛ ማውጣት የሚጠበቅብን መጥፎ ነገሩን በቃ ከባባድ ነገር አይደለም ግዴታ ከእኛ ማድረግ የሚጠበቅብን ማለት ነው። እኛ በቃ ጥሩ ነገሮችን በማድረግ ለምሳሌ እንደጠቀስነው ልብስ ስንደረድር በአግባቡ በመደርደር የሚያስፈልጉን ማቴሪያሎችን በመግዛት በቃ አሪፍ የሆነ ጤናችንን ጠብቀን ጥሩ የሆነ ከሰው ጋርም የሆነ የኛ ላይ ለራሳችን ጥሩ የሆነ ግንኙነት እንዲኖረን ማድረግ ያስፈልጋል። ይህንን እያደረግን ከመጣን እንደዚህ አይነት ነገሮችን እየሰራን ከመጣን ደግሞ በህይወታችንም ደስተኛ የማንሆንበት ቅንጣትም ያህል ምክንያት አይኖረንም። ምክንያቱም ለህይወት እየለፋን ስለሆነ ህይወት ደግሞ በእጥፉ አድርጋ እኛን ስለምትከፍለን በህይወታችን ምን እንሆናለን ስኬታማ እንሆናለን። ስኬታማ ሆንን ማለት ደግሞ በቃ በህይወት አሪፍ የሆነ

አዎ ህፃን እንደነበርኩ በቤት ውስጥ ልዩነት መቀመጫ ነበረኝ አስታውሳለሁ ቤት ውስጥ ሶፋዎች ላይ አንዲት መርጬ እሱ መቀመጫ ናት የእሱ መቀመጫ ናት እስከማስበል ድርሻ ደርሼ ነበር። ምክንያቱም ታስደስተኛለች መቀበጃይት በቃ የሆነ ለእኔ የምል ስሜት አላት ያቺ መቀመጫ እዛች ላይ ሆኜ ስዝናና በቃ ደስ የሚለኝን ነገር ሳደርግ በቃ እንዴት ደስተኛ እንደነበርኩ በቃ መግለጽ አልችልም። እና የዚያኔ በቃ በህይወት ህፃን ሆነህ አንዳንዴ ደስተኛ ትሆናለህ ህፃንነት ለደስታ ብዙ መቅረብ ስለሆነ ህፃን መሆን ደግሞ በጣም ነው የሚያስደስት አንዳንዴ ማለት ነው። አንዳንዴ ብቻ ደግሞ ሁሌ ህፃን መሆን ያስደስታል ህፃንነት ወርቅ ጊዜ ነው። ወርቅ ጊዜያችንን ደግሞ በቃ ደስ በሚለው ሁኔታ ስንጠቀመው ደስ ይላል ህፃን ህፃን ህፃን ህፃን መሆን ማለት ነው። በአእምሮ ምንም በቃ ለሆነ ነገር ደስተኛ ሆነን መኖር ነው። ከፈጣሪ ጋር በጣም ብዙ ርቀት ስለምንጠጋ ፈጣሪ ደግሞ ለኛ አሪፍ የሆነ ነገር ይፈጥርልና ማለት ነው። ስለዚህ ህንፃንነት እኔ በጣም ከምረሳችውና ከምወዳቸው ነገሮች አንዱ ነው። በህፃንነቴ ብዙ ነገር ሰርቻለሁ ተደስቻለሁ ተከፍቻለሁ ነገር ግን ቢከፋም ያን ያህል የሚቆይ ነገር መከፋት አልነበረም። በህፃንነት ህፃን ሆኜ ያሳለፍኳቸው ጊዜያቶች ነው ለኔ በጣም አስደሳች የነበሩ ጊዜያቶች ናቸው። ስትጫወት ነው ምውል በህይወቴ የጎደለኝ ጎደለኝ ብዬ አላስብም። እና የዚያን ልክ መቀመጫ አንዷን ምርጫ እጠቀም ነበር። ነገር ግን አሁን ላይ መቀመጫ መምረጥ ማለት ያን ያህል አንድ መቀመጫ ራሴ አለችኝ ኮምፒውተርን ምጠቀምበት ግን ማንም መቀመጥ ይችላል እዚህ የራሴ ነው ብዬ አልወስደውም። እና ያው የማነብባት ቦታ አለች ያቺ አሪፍ ቦታ ነት። ቦታ አሪፍ ብትሆንም ግን የራሴ መቀመጫ አለኝ ብዬ ለማውራት እንትን እላለሁ። ሙሉ እምነት አይኖረኝም ማለት ነው። ምክንያቱም ደግሞ የሚሆን መቀመጫ ማለት ፈጣሪ ለኛ እንዴ በሁሉም ቦታ እንዳግባው እንደንጠቀም እንጂ ፈጣሪ እኛን የሆነ ነገር ስናደርግ የሆነ ነገር አድርጉ የሆነ ነገር ፈልገን በቃ ብቻ የሆነ እንደዚህ አለማድረግ ስላለሆነ የተፈጠርነው ያ ነገር ደግሞ በቃ ወደ አሪፍ ነገር የሚመስለን ነገር ስለሆነ ትኩረት እና የኛ ጥንካሬ ስለሚያስፈልግ ይሄን ነገር በቃ እንድንወደውና በቃ ደስ ብሎን እንድናደርግ እንሆናለን ማለት ነው። ስለዚህ መቀመጫ እንደ ሁሉም ሰው ለሁሉም ያስፈልገዋል እንጂ እንደ አንድ ሰው የኔ መቀመጫዬ ይሄ ነው የኔ መቀመጫዬ ይሄ ነው ማለት በዚህ ዘመን በጣም የወረደ አስተሳሰብ ስለሆነ ይሄንን ነገር በቃ እኛ ማስተካከል አለብን ማለት ነው። ስለዚህ ምንድነው? መቀመጫም ቢሆን ፈጣር ለሁሉም እኩሌ የሰጠው ነገር ስለሆነ አንዱ አንዱ ጋር ቦታ ተቀምጦ አንዱ አንዱ ቦታ ተቀምጦ ያን ያህል በቦታው ሁኔታ በቃ ይሄ የኔ ቦታ ነው ይሄ የእኔ ነው መባል አያስፈልገውም ስለዚህ መቀመጫው ቀድሞ የተቀመጠበት ሰው የሆነ ቦታ ቀድሞ ይቀመጣል ወይም አሁን እኔ የማጠናበት ቦታ ካለ ሌላው ሰው ተቀምቶ ካገኙት ላጠና ነው። ተነሱ ልል እችላለሁ እንጂ በማያስጠና ሁኔታ አሁን ማለት ላጠና በማልችልበት ሁኔታ ከዚያ ቦታ ተነሱ የምልበት ሁኔታ የለም። ምክንያቱም ዝም ብዬ እንደው በዘፍቀደ ተነሱ ከዚህ ቦታ ስለማይበል ማለት ነው። ያ ደግሞ በጣም የሚያስጠላ ነገር ስለሆነ ማለት ነው። ምክንያቱም ዝም ብሎ ለሰው ክብር አለመኖርም ስለሚሆን ለቦታዎች ደግሞ በሰው በላይ ክብር መቼም አይሰጥም ቦታ ማለት ቁሳዊ ነገር ነው። ሰው ደግሞ ከዚያም በላይ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮችን በጣም እንትን ማለት ያስፈልጋል። የሚቀረፉ ነገሮች ናቸው እዚህ አለም ላይ ስንኖር አናኖራችን መስተካከል አለበት በስነ ስርዓት መሆን አለበት። ዝም ብሎ ማንኛውንም ነገር በማድረግ በቃ ማስተካከል ያስፈልጋል። ብዬ ስለማምን ይሄን ነገር ደግሞ እኛ በቃ የምገባውን ነገር በማድረግ አሪፍ ነገር በማድረግ ማስተካከል ይኖርብናል። ትኩረታችንን ሳንነፍግ የሚጠበቅብንን ነገር ሳንተው በቃ ብቻ ለመቀመጫ ከሰው ልጅ በላይ ክብር የሚሰጥ ዜጋ እኔ በጣም ጥሩ ዜጋ ነው ብዬ ስለማላስበው። በጣም የሚታሰብበትና

በባህላችሁ ሰርግ እንዴት ይከናወናል? ያው በእኛ ባህል ጎጃም ምስራቅ ጎጃም አካባቢ ነው። ያው ከየቦታው በነገራችን ላይ ቦታ ቦታ ይሄ የሰርግ በዓላት ይለያያል። ማለት እንደየ እንትኑ ስለሆነ በቃ ልዩነት ይኖረዋል። አንድ ቦታ አካባበሩ ሌላ ነው አንድ ቦታ ሌላ ነውና እኛ አካባቢ ምንድነው? መጀመሪያ አንድ ሰው የሆነችን ልጅ ማግባት ፈልጎ ወይም ለትዳር እድሜው ደረሰው በባህሉ መሰረት ነው የምናገር። እና ልክ ማግባት ደረጃው ደግሞ ሲደርስ ምን ያደርል? ሽማግሌ ይልካል ያቺን ልጅ ወድጃታለሁ ለቤተሰብ ይናገራል። መጀመሪያ ቤተሰብ ደግሞ ልጁን ይሰሙትና ልጅት ትሆነዋለች አትሆነውም የሚለውን ያጣሩና ቤተሰቦቿስ ደህና ናቸው ወይ? አሪፍ ቤተሰብ ናቸው ያላቸው ወይ የሚለውን ካጣሩ በኋላ ሽማግሌ ይላካል። ሽማግሌዎች ደግሞ በቃ ደህና የሚባሉ ትላልቅ ሰዎች ከሰፈሩ ሁለቱም ሶስቱም ይሆኑና ይሄዳሉ ይሄዱና ቤት ይገቡና። ልጃችሁን ለልጃችን ይላሉ። ከዛ ማነው ማንን ነው ምናምን ሲባል እንደዚህ እሷን እንደዚህ የኛ ልጅ ሊያገባት ፈልጎ። ከዛ ቆይ እስኪ አረፍ በሉ ተቀመጡ ይባላል አይ እሺ ካላላችሁን አንቀመጥም ይባላል። ከዛ ልክ እናስብበት የማሰቢያ ጊዜ ስጡን አይነት ነገር ይባላል። ከዚያ ጊዜ ማሰቢያ ከተሰጠ በኋላ ለተወሰነ ጊዜ ተመልሰው ከሄዱ በኋላ ሰዎች። ለሳምንት ወይም ምናምን ይቀጥራል። ከተቀጠረ በኋላ ይላካል ሽማግሌ ሽማግሌ ይላክና። ልክ ሽማግው ከተላከ በኋላ ይጀመራል ማለት የሆነ። ይሄን አድርጉ ይሄን አድርጉ ይባላል። ያንን ማድረግ ሲጀመር ጥሩ ነገር ይፈጠራል። ማለት በቃ በዚህ አለም መቀጠል በትዳር ሁኖ መቀጠል ልፋት ውስጥ ይገባል። እና ልክ ምን ደህና ያው ዋናው አቋም እሺ ይባልና ቀን ከተቀጠረ በኋላ የሰርግ ቀን ይቆረጥ ይባላል። ያ ሚቆረጥበት ቀን ደግሞ ምን ነው የሚባል ድንግርግር ይባላል። እዚያ ድንግርግሩ ይበላል። የሰርጉ ቀን በዚህ ቀን ይሁን ይባላል በቃ። ወደ ትዳር ለማምራት ቀን በመቼ ይሁን ሰርጉ በዚህን ጊዜ በዚህ ይባላል ቱለትስ ምን ያህል ቱለት ማለት? ቤተሰብ ለልጆቻቸው የሚሰጡት ገንዘብ ነውና። ምን ያህል ይሰጥ? ምን ያህል ይበቃዋል? የሚለውን የገንዘብ መጠን። ይወሰንና ያ ገንዘብ ደግሞ ጥሩ ደረጃ እንዲደርሱ ስለታሰቡ የተሰጠ ገንዘብ። በትኩረት ለልጆች እንዲሰጥ ፊርማ ይፈረማል ውል። ይባላል ይያዛል ቀኑም ተቆረጠ ስለዚህ የፋሲካ ነው ከተባለ የፋሲካ የሰርጉ ፕሮግራም ይሆናል ማለት ነው። የሰርጉ ፕሮግራም ከተቆረጠ በኋላ እነ ሙሽራው እነ ሙሽራዊት ቤትም ይደገሳል እነ ሙሽራው ቤትም ይደገሳል። ሁለቱም ቤት ከተደገሰ በኋላ ቀጥታ ምን ያደርጋሉ? ይመጣሉ ሊወስዷት ሙሽራይትን ሊወስዷት የሰርጉ ለት ወንዶች ማለት ነው። ይመጣሉ ሙሽሪትን ልጁ ይዟት ይሄዳል ወደ ቤቱ ማለት ነው። ከዛ ምንድን ነው? ውስጥ ሄዶ ሰብሮ ምናምን ድግሱ ተደግሶ ተበላ አለቀ ከዛ። የተሰጡትን የብር መጠን ይይዙና ያ የተሰጡትን መጠን ብር ቱለት ነው ብለናል ቱለቱን ይይዙና። በቃ ከተሳካ ተሳካ ካልተሳካ። አብሮ መሄድ አይችሉም ከተሳካላቸው ደግሞ ከተዋደዱ በዛው ይቀጥላሉ። ያው እድሜ ልካቸውን በፍቅር ውስጥ ይኖራሉ ማለት ነው። ስለዚህ ይሄ በጣም እንትን ትኩረት ትኩረት ማድረግ የሚገባን ነው። ብሎ ያስባል ሰው እዚህ ባህል ላይ ነገር ግን አሁን ላይ ቤተሰብ እንደዚህ ልጅት አያጫትም። እና ልጅትም አያጫትም ራሳቸው ነው። ተፈላልገው በዚህን ጊዜ እናድርገው እንገባ ብለው እንትን የሚሉ። ያንን ለማድረግ በርግጥ ራስን የመቻል አቅም ስለሚጠይቅ። ራስን ከቻሉ በኋላ ቢሆን የበለጠ ያ አስፈለጊ ነው ማለት ነው። እና ነገር በጣም በእኛ ባህል ላይ በጣም ብዙ ተጽዕኖ እያደረገ ያለ ባህል ስለሆነ። ትኩረት ማድረግና ያንን ነገር መውደድና ጥሩ ነገር እንደሚሆን ማሰብ ይቻላል ብዬ አስባለሁ። ስለዚህ